ስለ ቅርብ ጓደኛህ ንገረኝ ይላል? እንግዲህ የቅርብ ጓደኛዬ ብዙ ነው። ብዙ ጓደኞች አሉኝ እኔ አሁን ለምሳሌ አብረውኝ ብዙ ነገር የሚያደርጉ ጓደኞች አሉኝ። በመኖሪያ ቦታዬ በስራ ቦታዬ በተለያየ ቦታ ማለት ነው። ግን ከእነሱ ሁሉ ደግሞ የሚቀርበኝ አንድ ሁለት ሶሰት ሰው ነው ማለት ነው። እነዛን እንግዲህ አወዳድር ምናምን ካላችሁኝ። ከወንድ ከሴት እያልኩ ለይቼ ልነግራችሁ እችላለሁ። የቅርብ ጓደኛ ማለት ያው ወንድ ነው የሚሆነው ፍቅረኛ ማለት አይደለም። ፍቅረኛ ማለት ቢሆን ኖሮ የቅርብ ጓደኛ ልንለው አንችልም ማለትነው። ስለዚህ የቅርብ ጓደኛ ማለት ወንድ ነው እነሱም በዙሪያ ያሉ የተለያየ መስሪያ ቤት ላይ የሚሰሩ ጓደኞች አሉኝ። እነዚያ ጓደኞች እንግዲህ በጣም የቅርብ የምላቸው ወደ ራሴ የማቀርባቸው የምወዳቸው ጓደኞቼ ናቸው ማለት ነው። ከእነሱ ጋራ እንግዲህ ብዙ ነገር ነው የምንሰራው። ብዙ አብረን ብዙ እንሄዳለን ወደፊትም ብዙ ነገሮችን እናደርጋለን በጋራ ያቀድናቸው ብዙ ነገሮች አሉ እንግዲህ ከእነሱ ጋራ ማለት ነው እንሰራለን። እናከናውናለን ተባብለን የተዘጋጀናቸውን ብዙ ነገሮች አሉ። ከዚህ ከዚህ አንፃር ነው እንግዲህ ጓደኛ የምለው የቅርብ ጓደኞቼ ልላቸው የቻልኩት በዚህ ምክንያት ነው ማለት ነው። ስለዚህ እነሱ ጓደኞቼ ናቸው። እኔም ጓደኛቸው ነኝ ማለት ነው። እና ይቅርብ ጓደኛ ያው ጥሩ ነው ቢኖረን ሁላችንም የምንቅርብ ጓደኛ ቢኖረን በጣም መልካም ነው። ምክንያቱን ክፉን መልካሙን ሁሉንም በቃ የምታካፍለው ሰው ሲኖረው በዙሪያ። ሀሳብ ሼርም እንትን የሚያደርግም ያካፈለ ሰው ሲኖር በጣም ቆንጆ ነው ማለት ነው። እና ስለዚህ ጓደኛ ደግሞ መስታወት ነው የሚባል የለም። ጓደኛ መስታወት ነው ከተባለ ደግሞ ያው መስተዋትም የሆነ ጓደኛ መስተዋት ማለት ራስህን መልሰህ የምታይበት ማለት ነው አይደለ። እና ራስህን ታይበታለህ በዛው በጓደኛው ውስጥ እንግዲህ ብዙ ነገሮችን ያይልሃል ይይዝልሀል ምናምን ነገር እና ጓደኛህ ሁል ጊዜ አብሮክ ነው ከጎንክ ነው አይተውህም። አይርቅህም። ይራራል አለ እንደራሱ ነው የሚጨነቅልህ። አንዳንዴ ደግሞ ራሱን አሳልፎ ይሰጥሃል ምናምን። ያንተን ጉዳት መቀበል አይችልም። እንደራሱ ጉዳት ነው። መልስ የሚሰጠው ሁሌ በቃ በአንተ ጉዳይ ይከራከራል። በአንተ ቦታ ሆኖ ያንተን ነገር በደንብ የሚከታተል ሰው ነው ጓደኛ ማለት ማለት ነው። ስለዚህ የቅርብ ጓደኞቼ ማለት ለኔ እነሱ ናቸው።

አዳዲስ የስራ ግንኙነቶችን ትፈጥራለህ ይላል ጥያቄው? አዳዲስ የስራ ግንኙነቶችን ትፈጥራለህ ለሚለው ጥያቄ። የኔ መልስ ሊሆን የሚችለው። አዎን። ምክንያቱም አዳዲስ የስራ ግንኙነቶችን የምንፈጥር ሰዓት። እኛ ራሳችንን እየተለወጥን በዙሪያችን ያሉ ሰዎችንም እየለወጥን ለቤተሰቦቻችን ብሎም ለራሳችን ቤት ብሎም ለሀገራችን። የተሻለ ነገርን እየፈጠርን እየፈጠርን ነው የምንሄደው ማለት ነው። አዳዲስ የስራ ግንኙነት ማለት በስራ ምክንያት ከሰዎች ጋር መተዋወቅ አዳዲስ ከዚህ በፊት ከማናውቃቸው ሰዎች ጋር በመተዋወቅ አብሮ በመስራት። ለነገ ደግሞ ለተሻለ ህይወት የሚሆን ግብአት ሊሆን የሚችል ስራ መስራት መቻል ማለት ነው። ይሄ ነው እንግዲህ እንትን ማለት። አዳዲስ የስራ ግንኙነቶችን መፍጠር ማለት እኔ እንደሚመስለኝ እሱ ነው። ምክንያቱም ያው የምንፈጥራቸው አዳዲስ የስራ ግንኙነቶች ውስጥ ነው አይደለ የተሻለ ስራን ልናገኝ የምንችለው። ስለዚህ የተሻለ ስራ ለማግኘት የተሻለ ተከፋይ ለመሆን ምን ያስፈልጋል ማለት ነው? የስራ ግንኙነታችንን ማጠናከር በቆንጆ መልኩ መስራትና ወደፊት በተሻለ ቦታ ራሳችንን ልናገኝው እንደሚገባ መወሰንና በዛ በወሰነው ልክ ደግሞ ወደፊት ጠንክረን መስራት መቻል ማለት ነው። ያው ጠንክሮ መስራት ብቻውን ውጤታማ አያደርግም። ግን አቅጣጫዎችን በደንብ ማየት የተሻለ ነገርን መምረጥ ሁልጊዜ ማለት ነው። የተሻለ ነገርን መምረጥ የተሻለ ነገር የት ነው ያለው የሚለውን ነገር? በደንብ ማሰስ ጥናታዊ ፁፎችን ማንበብ ራሳችንም ደግሞ ጥናታዊ ፁፎችን መጻፍ መቻል አለብን ማለት ነው። አዳዲስ የስራ ግንኙነቶች ለመፍጠር እንግዲህ ረጅም መሄድ አይጠበቅብንም። በዙሪያችን ያሉ ብዙ ነገሮች አሉ ለምሳሌ ከተለያዩ ድርጅቶች ጋር ግንኙነት መፍጠር እንችላለን። ከዛ በኋላ ለእነሱ መሳሪያ የኛ ሀሳብ ግብአት ሊሆን ይችላል። የኛ ሀሳብ የነሱ ስራ ደግሞ ግብአት ሊሆን ስለሚችል ተጣምረን በምንሰራ ሰዓት ደግሞ የተሻለ ውጤት እንደምናመጣ አምነን ማለት ነው። ግንኙነቶቻችንን በአማር መልኩ ማስኬድ መቻል አለብን። እንደገና የስራ ግንኙነታችንን ደግሞ አንዱ ላይ ብቻ ሳይሆን ማተኮር ያለበት የተለያዩ ተቋማት ላይ በግለሰብ ደረጃ ሊሆን ይችላል። በማህበራት ደረጃ ሊሆን ይችላል ብቻ በተለያየ መልኩ ምንድነው ማድረግ ያለብን ማለት ነው? ግንኙነቶችን መፍጠር መቻል አለብን ማለት ነው። ከሰዎች ጋር ያለንን ግንኙነት ያማረ ማድረግ አለብን። እንደገና ስለ ስራ ከሆነ የተገናኘነው የስራ ግንኙነቶቻችንን ማሳመር መቻል አለብን። ለስላሳ የሆኑ የስራ ግንኙነቶችን መፍጠር በጣም ግን ጠንካራ የሆኑ የስራ ግንኙነቶችን መፍጠር ረዘም ያለ የስራ ግንኙነቶችን መፍጠር መቻል እንዳለብን ነው። እንግዲህ እኔ አሁን እየተሰማኝ ያለው ማለት ነው። ምክንያቱም እያንዳንዱ ሰው የስራ ግንኙነቱን ማሳመር መቻል አለበት በሚሰራው ስራ ደግሞ ደስተኛ መሆን አለበት። እና ተጨማሪ ስራ ደግሞ ለማግኘት ግንኙነቶቹን እንደዚህ ሰፋ አድርጎ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ እያየ ማለት ነው። ምንድነው የሚቀረኝ ምንድነው የጎደለኝ ነገር ያለኝ ነገር ምንድነው? የሌለኝ ነገር ምንድነው መጨመር ያለብኝ ነገር ምንድነው ወደፊት የማስበው ነገር ምንድነው? ለማሳካት የምፈልገው ህልሜ ብዬ የያዝኩት ነገዬን የማስተካክልበት ለምሳሌ ነገ ትዳር ይዤ ልጆች ወልጄ ሚስት አግብቼ ከብሬ የምኖረው ምን ስሆንነው ምን ሳደርግ ነው? የተሻለ ሰው ለመሆን ምን ማድረግ አለብኝ የሚለውን ጥያቄ ከአሁኑ ማለት ነው። በስነ ስርዓት መመለስ መቻል ያስፈልጋል ማለት ነው። እና አዳዲስ የስራ ግንኙነቶችን መፍጠር እጅግ በጣም ቆንጆና የአማር ውጤትም ለማምጣት የሚረዱ መሰረታዊ ሀሳቦች ናቸው ማለት ነው።

አንድ ሁለት ሶስት አራት አምስት ስድስት ሰባት ታውቃለህ ለምን ትልቅ እያለ ነው። ምን እንደሆነ ማወቅ አለብኝ። እኔ ለሙያው ምን? አለው። እንግዲህ በደንብ አስቤ ምናምን ነገር የማውቀው ነገር ላይ ስደርስ እነግራችኋለሁ። ለጊዜው ግን በፈሃን አብሰር ምን እንደሆነ ስለማለት እንደሆነ አላውቀውም ማለት ነው

አንድ ከሚከበረው ለየጥ ባለ መልኩ ባለ መልኩ እንግዲህ አጓጊ በሆነ መልኩ ነው የምናከብረው ማለት ነው። ሰርግ እንግዲህ ያው እንደየእንትኑ ነው የሚወሰነው። እንደየ ተሰራጊዎቹ ወይም ደግሞ እንደየ ሙሽሮቹ እና የሙሽሮቹ ቤተሰቦች አቅም ላይ ነው የሚወሰነው ማለት ነው። እነሱ አቅም ካላቸው ምንም አይነት ሰርግ መከናወን ይችላል። የፈለገው ወጪ ወጪ ተደርጎ ማንኛውም ያክል ገንዘብ ማለት ነው። ወጪ ተደርጎ ድግስ መደገስ ይችላል። ያ ድግስ እንግዲህ በሁሉም ሰዎች ፊት ያው አንድ አንድ ነው ተቀባይነት አለው ምናምን ነገር። ከዛ በኋላ ዱርዬ ይሰበሰባል ያው ጥግ ድረስ ይበላል እስከ ሳምንት ምናምን ከዛ ቤት አይወጣም ድስት ታጥቦ ምናምን ተገልብጦ እስኪያሳዩዋቸው ገልብቶ እስኪያሳዩዋቸው ድረስ የማይወጡ ሰዎች አሉ። እና አንዳንድ ቦታ ሰርግን ለዛ ነው የሚከበረው። እኔ እኔ በግሌ ግን ለሰርግ ያለኝ ቦታ እንደዚህ አይደለም ምክንያቱ ለምንድነው? ሰርግ ማለት ያው እኔ ሚስት እያገባሁ ነው አይደለ። ስለዚህ እኔ ሚስት እያገባሁ ከሆነ ደግሞ በፊት ብቻዬን እኖር ከነበረው እፈጅ ከነበረው ፍጆታ አሁን ወደ ሁለት ዞረናል ስለዚህ ፍጆታችን ከፍ ይላል ማለት ነው። ፍጆታችን ከፍ ሲል ደግሞ እኔ በነበረኝ ገቢ ብቻ ከሆነ የምንኖረው ወይ ደግሞ ፊቱንም በእኔና በእሷ ገቢ ከሆነ የምንኖረው። ዛሬ ላይ እንትን ማድረጋችን ያንን ሁሉ ድግስ ደግሰን የሰፈር ሰው እንደዚህ ምናምን ጎረቤት ምናምን የጉዳና ተዳዳሪ ምናምን በሙሉ ዱርዬውን ሌባውን ነፍሰ በላውን ሙሉ ነፍሰ ገዳዩን ሁሉ አንድ ላይ ሰብስበን የምናበላ ከሆነ። ያ የተደገሰው ነገር ደግሞ ከእኛ ኪስ ከሆነ ትንሽ ይጎዳል። ገብታቹዋል አይደለ ሁለቱ የሚጋቡ ሰዎች። የገንዘብ ድጋፍ ይሰጣሉ ድግሱ እንዲደገስ ከሆነ። ጉዳት ነው ይሄ። ምክንያቱም ያው ብዙ ነገራቸውን እዛው ጥሎ ስለሚመጡ። እዛው አራግፈውት ስለሚመጡ እቤት ሲደርሱ ባዶ ነው የሚሆኑት ባዶ ቤት የሚያገኙት አካውንታቸው ባዶ ነው የሚሆነው ማለት ነው። ስለዚህ እንደዛ አይነት ነገር ከመሆኑ በፊት ምንድነው መደረግ ያለበት ማለት ነው። ያ ነገር ከመሆኑ በፊት አስቀድመን እንትን ማድረግ መቻል አለብን። ምን ማድረግ መቻል አለብን መሰላችሁ? ወጪያችንን ገቢያችንን ማመጣጠን መቻል አለብን ማለት ነው። ወደዛ ከመሄዳችን በፊት እነዚህ ነገሮችን አስተካክለን እነሱን ካስተካከለን በኋላ ነው እንግዲህ ወደ ሂደቱ እንሄደው ማለት ነው። እና ባህላችሁ ሰርግ እንዴት ይከናወናል ለሚለው ጥያቄ። የኔ መልስ አሁን እኔ አሁን አላገባውም እና ማግባቴ አይቀም ያው ወደፊት ግን የማገባው እንደዚህ በተበላሸ ሰርግ ምናምን አይደለም። ትንሽ የመለስተኛ ፕሮግራም ነገር አዘጋጃለሁ። ብር እንኳን ቢኖረኝ በቂ ብር እንኳን ቢኖረኝ ያንን ብር ለሌላ ስራ ለሌላ ነገር አውለዋለሁ ወይ ደግሞ ለእሷ ለራሷ ለውዷ ሚስቴ። ልብስ እገዛበታለሁ እንጂ እንደዚህ የተበላሸ ስራ እንደዚህ ብልሽት ሽት ያለ ድግስ አልደግስም። እነእንትና ይዝናኑበታል ብዬ እና ደስታ ብዬ እኔ እዚህ ቤቴን ባዶ አድርጌ ምናምን ነገር ከዛ ክብርቷ ሚስቴ ስትመጣ። እቤት ውስጥ ምንም ነገር ስታጣ ያው በኔ ይደብራታል ያው በኔም እምነት አይኖራትም። እንዴ ነገ እንዴት ነው የምሆነው ከዚህ ሰው ጋር? እንዴት ነው የምኖረው? ብላ ሀሳብ ውስጥ ጥያቄ ውስጥ ልትገባ ትችላለች ማለት ነው። ስለዚህ ሰርግ ይህንን ይመስላል። መጠንቀቅ ግን በጣም ነው የሚያስፈልገው ማለት ነው። ወንድ ልጅ ያው በጣም መጠንቀቅ ያስፈልጋል ወንዶች ብዙ ጊዜ በሰርግ ምክንያት ሴቶችን እንትን ይላሉ። እንደዚህ አለኝ እንዲህ አለኝ እንዲህ አለኝ ብሎ ከዛ ካገባት በኋላ ባዶ ሊሆን ስለሚችል። ተጠንቀቁ ላለው እንግዲህ እኛ ጋር ሰርግ እንደዚህ ነው ማለት ነው።

አጋር ይላል አጋር ማለት ምን ማለት ነው? በሆነ ነገር አብሮ የሚሆን በስራ ሊሆን ይችላል እኮ ብቻ አብሮ የሚሆን ሰው ወይም ደግሞ የሆነ ነገርን የሚካፈል ሰው በጋራ ሆኖ አጋርነቱን እያሳየ አብሮነቱን እያሳየ ከእኛ ጋር የሚቆይ ሰው ማለት ነው አጋር ማለት። አጋር እንግዲህ ያው ብዙ አይነት አለው ለምሳሌ ጓደኛ አጋር ሊባል ይችላል። ሚስት አጋር ልትባል ትችላለች፤ ፍቅረኛም አጋር ልትባል ትችላለች፤ እንደገና የስራ ባልደረባ አጋር ሊባል ይችላልና ብዙ ብዙ። አጋር የምንላቸው ሰዎች አሉ እና አጋር እንደየቦታው ይለያያል ማለት ነው። ለምሳሌ ሚስት ምንድነው የምትባለው የትዳር አጋር ነው የምትባለው። ጓደኛ ደግሞ የፍቅር አጋር ሊባል ልትባል ትችላለች ወይ ሊባል ይችላል እንደገና ደግሞ የስራ አጋርም ምባል አለ እንደገና ኖርማል ጓደኞቼም ስላሉ ማለት ነው እነሱ ሁሉ አንድ ላይ ተሰብስበው ያው አጋር ነው የሚባሉት ማለት ነው አንድ ላይ ተባብረን የምንሰራ ከሆነ ነገሮችን ለማስተካከል ሁላችንም የአንዳችን አንዳችን የአንዳችንን ህይወት ቀና ለማድረግ የምንጣጣር ከሆነ የምንተጋገዝ የምንረባረብ ከሆነ አጋሮች ነን ማለት ነው አንዳችን ለአንዳችን ያው በምናደርገው ነገር ትብብር የምናሳይ ከሆነ አጋር ነው የምንባለው ማለት ነው። ስለዚህ አጋር ማለት ቀጥተኛ ትርጉም ባይኖረውም እንደየአገባቡ እንደየቦታው ግን አብሮ መሆንን በጋራ መሆንን የሚያሳይ ነገር ነው ማለት ነው ሀሳብን መካፈል ስራን ማገዝ እንደገና በገንዘብ ትብብር ማድረግ አንድን ስራ ለሁለት መስራት ስራን እየተካፈሉ በጋራ መስራት። ብቻ ብዙ ብዙ ነገሮች ምንድነው የሚባሉት ማለት ነው? በአጋርነት የሚሰሩ ነገሮች ሁሉ ያ አብሮን የሚሰራው ሰው ምንድነው ማለት ነው? አጋር ነው የሚባለው ወይም ደግሞ አጋራችን ነው የሚባለው ማለት ነው።

ኢሜል ይላል ኢሜል ምንድነው? ኢሜል ማለት ሰዎች መልእክት የሚጻጻፉበት ነገር ነው ብዙ ሰዎች ያው በኢሜል ነው መልእክት የሚላኩት ምናምን ነገር እና ያንን ሀሳባቸውን የሚላኩበት ነገሮችን ደግሞ እንትን የሚያደርጉበት ለምሳሌ የተለያዩ መልእክቶችን በዛ በኢሜል ነው እንግዲህ የሚላላኩት ማለት ነው ኢሜል ማለት እሱ ነው ብዙ አይነት ኢሜሎች አሉ እንግዲህ ሀገራችን ላይ ለምሳሌ አሁን በሜሴጅ ከሆነ ነገሮችን የምንልከው ያ ሜሴጅ አለም አቀፍ ሊሆንልን አይችልም። ኢሜል ከሆነ ግን ኢሜል አለም አቀፍ ስለሆነ ምክንያቱም በኢንተርኔት ስለሆነ የሚሰራው ማለት ነው። የትም የትም ሀገር ሆነን ወዴትም ሀገር እንትን ማድረግ እንችላለን መረጃ መላላክ እንችላለን ማለት ነው። ስለዚህ ኢሜል ማለት እንትኖችን ሀሳባችንን በጽሁፍ ወይም ደግሞ ሀሳባችንን በሆነ እቃ አድርገን በቃ በፎቶ መልክ ነው የሚደረገው ሀሳባችንን ግን በጽሁፍ መልክ አድርገን ወይ ቁጥር መልክ አድርገን እንትን ምንለው ለሰዎች የምንልክበት አንዱና ዋነኛው መንገድ ነው ማለት ነው። ኢሜል የምናደርግ ሰዎች እንግዲህ እዚው ሀገር ውስጥ ሊሆን ይችላል ኢሜሉን የምናደርገው። እንደገና ወደ ሌላ ቦታም ሊሆን ይችላል እንግዲህ ሙሉ አለም ላይ በአንድ ቤታችን ቁጭ ብለን በአንድ ስልካችን በኢሜላችን ብቻ ሀሳባችንን መለዋወጥ እንችላለን። መጸጻፉ እንችላለን የተለያዩ መልእክቶችን መላላክ እንችላለን ማለት ነው። ኢሜል ማለት እንግዲህ እሱ ነው ሌላው እንግዲህ እንደ ኢሜል አሁን ላይ የሚያገለግሉ ብዙ ነገሮች አሉ ኢሜል ማለት የግል መረጃን ጠንቅቅ አድርጎ የሚይዝልን ነው ማለት ነው። እንደ መደዋወያ በቃ እንደ መደዋወያ ልንለው የምንችለው ነገር ነው ማለት ነው እና ኢሜልን ከብዙ ነገሮች አንፃር በምናየው ሰዓት እጅግ በጣም ጠቃሚና እጅግ በጣም ያው ከሰዎች ላይ እንትንን የቀነሰ ሸክምን የቀነሰ ነገር ነው ማለት ነው ኢሜል ለመደራረግ ማለት በአካል ከዚህ በፊት ለምሳሌ በአካል የምናደርሰውን በአካል ይዘን የምንሄደውን መረጃ አሁን ቤታችን ቁጭ ብለን በኢሜል እንልካለን ማለት ነው። ድሮ ብር እየከፈለን ለሰዎች ብር እየከፈለን በሰው የምናስልክ የነበረውን መረጃ አሁን እቤታችን ቁጭ ብለን ልንልክለት እንችላለን ለዛ ሰው ማለት ነው። ወይ ደግሞ ድሮ በልጆቻችንም እንልክም አለን በዘመድም እንልካለን ዘመድ ለምሳሌ ክፍለ ሀገር በሚሄድ ሰዓት እንካ ይህንን መልእክት አድርስልኝ ብለን ጽፈን ምናምን ነገር አሽገነው የምንሰጠው። አለ ማለት ነው ያ ነገር አሁን ቀርቷል ምክንያቱም እዚሁ ቁጭ ብለን በአንድ በአንድ ሰከንድ ብቻ መረጃው እዛ እንዲደርስ ማድረግ እንችላለን ማለት ነው እና ምንድነው? ከብዙ ከብዙ እንግልት ያድነናል ማለት ነው እንግዲህ ሌላው ነገር ምንድነው ጠቅሞ ይሄ በኢሜል መጠቀም ምንድነው ጥቅሙ አንድ ጽድት ያለ መረጃ እንዲደርስ ያደርጋል ማለት ነው። የዛ የሰውዬው ብቻ መረጃ ከሆነ ሰውዬው ጋ ብቻ ነው የሚደርሰው ግን እንደዚህ በመልእክተኛ ምናምን እየሰጠን ገና መልእክተኛው ይዞለት ምናምን ምናምን የሚሄድ ከሆነ ማለት ነው። ብዙ ኪሳራ ሊደርስ ሁላ ይችላል ማለት ነው። ሊያከስረው ይችላል ሰውዬው መንገድ ላይ ሊያነበው ይችላል አነበበው ማለት ደግሞ የዛኛው የሰውዬው የግል መረጃ ወጣ ማለት ነው ወይ ደግሞ እኔና ባልደረባዬ የተጻጻፍነው እንትን ወጣ ማለት ነው መረጃ ወጣ ማለት ነው ስለዚህ ይሄ መረጃ ደግሞ ከመሃላችን ወጣ ማለት ለኪሳራ ለውድቀት ሊዳርገን እንደሚችል ግልጽ ነው ማለት ነው ሌላው ምንድነው? ደንብ እንትን የምንልከው ሰው ያለ እኛ የሚላላክልን ሰው መንገድ ላይ ደክምብናል ለኛ ሲል እንገላታል ምናምን ነገር ልጆቻችንም ከሆኑ የምንልካቸው ልጆቻችን ደግሞ እንደዚህ ስራ ትተው ወይ ደግሞ ትምህርታቸውን ትተው ምናምን የሚሄዱት የእረፍት ቀናቸውም ከሆነ የእረፍት ቀናቸውን ትተው ስለሆነ የሚሄዱት ከድሮ በተሻለ አሁን ኢሜል ነገሮችን ቀላል አድርጓል ማለት ነው።

ዘገየ ይላል ዘገየ ማለት ያው የሰው ስም ሊሆን ይችላል። የሰው ስም ካልሆነ ደግሞ ምን ሊሆን ይችላል ማለት ነው? ዘገየ ማለት ቆየ ቶሎ አልመጣም ቶሎ አልደረሰም። የሚሉ የሚሉ ሀሳቦችን አንድ ላይ የያዘ ነው ማለት ነው። ዘገየ ስንል ያንን ነው የሚያንፀባርቀው ማለት ነው። እና ብዙ ጊዜ ያው ዘገየ ስንል ምን ማለታችን እንደሆነ ያው ለብዙ ሰዎች ግልጽ ሊሆን ይገባል ማለት ነው። ዘገየ ማለት ያው ቆየ ቶሎ አልመጣም ቶሎ አልደረሰም። ወይ ደግሞ ዘግይቶ ደረሰ ቆይቶ ደረሰ ልንል እንችላለን ወይ ደግሞ ሌላው ምንድነው? እስካሁን አልደረሰም እስካሁን አልመጣም የሚለውንም ሀሳብ ልናንፀባርቅ እንችላለን በዚህ መሃል ማለት ነው። ሌላው ነገር ምንድነው? ለምሳሌ የሀገራችን ለምሳሌ የክረምት የዝናብ ወራት አለው አይደለ? ከዛ ልክ ያ የዝናብ ወራት ደርሰው ዝናብ ሳይዘንብ ከቆየ እና ደግሞ ከቆየ በቃ ሳይዘንብ ከቆየ ዘገየ ልንል እንችላለን ማለት ነው። ከዛ በኋላ ደግሞ ትንሽ ቆየት ብሎ ደግሞ ዝናቡ የሚዘንብ ከሆነ ቆይቶ ዘነበ ወይም ደግሞ ዘግይቶ ዘነበ ልንል እንችላለን ማለት ነው። ሌላው ነገር ደግሞ እንደዚህ የመንግስት ሰራተኞች ወርሃዊ ደሞዝ ክፍያ የሚከፈላቸው ሰራተኞች ደሞዛቸው ልክ ወሩ ሲያልቅ ካልተከፈላቸውና ሁለት ሶስት ቀን ከዛ በላይ ደግሞ ሳይከፈላቸው የሚቆይ ከሆነ? ምንድነው የምንለው ማለት ነው ዘገየ ልንለው እንችላለን ማለት ነው። ሌላው ደግሞ መኪና ለምሳሌ ጠዋት ጠዋት የሚያደርሰን የሚያመላልሰን መኪና ከሆነ ያ መኪና ሳይመጣ ከቆየ። ወይ ደግሞ ካረፈደ ምንን ልንለው እንችላለን? ዘገየ ልንለው እንችላለን ማለት ነው ሌላው ነገር ምንድነው? ቅድም ያነሳነው ይሄ የኢሜል ጉዳይ አለ። የኢሜል ወይም ደግሞ የሜሴጅ ጉዳይ አለ ማለት ነው መልክት መላላኪያው እና እሱን ነገር እኛ ለሰዎች ልከንላቸው ሳይደርሳቸው አየር ላይ የሚቆይ ከሆነ። እነሱ ጋር ሳይደርስ ተንጠልጥሎ የሚቀር ከሆነ ወይ ደግሞ መንገድ ላይ ብዙ ነገሮች። በብዙ ምክንያቶች ለምሳሌ በኔትወርክ መቆራረጥ ሊሆን ይችላል። ከ ስልክ ውስጥ ደግሞ ወይም በቃ የምንልከው ያ የምንልክበት ነገር አቅም አንሶት ሊሆን ይችላል እና ከዛ ከዛ የተነሳ የሚቆይ ከሆነ። ምን እንላለን ዘገየ እንላለን። እንግዲህ ሁሉ ነገር የራሱ የሆነ የመዘግያ ምክንያት አለው። ሁሉም ነገር ለምሳሌ ዝናብም ቶሎ አልዘንብ ካለ የዘገየበት የራሱ የሆነ ምክንያት ይኖረዋል። እንደገና ደግሞ ሌላኛው ምንድነው? የወር ደሞዝም በሰአቱ አልከፈልም የሚል ከሆነ እሱም የራሱ የሆነ የዘገየበት የራሱ የሆነ ምክንያት ይኖረዋል ማለት ነው። ሌላኛው ነገር ምንድነው? ቅድም እንዳነሳነው ይሄ መልእክት የምንላላከው መልእክት አለ። በቪዲዮ መልኩ ያዘጋጀነው ሊሆን ይችላል። እንደገና በ ፋይል መልኩ አዘጋጅተን መረጃ ልንልክ ሊሆን ይችላል በፎቶ ልንልክ ሊሆን ይችላል። በጽሁፍ የተዘጋጁ ብዙ በጣም ብዙ መረጃዎችን ልንልክ ይሆናል። እና ያንን ልከን ቶሎ ካልደረሳቸው እነዛ ሰዎች ጋራ የማይደርስ ከሆነ። እሱም ያው ዘገየ ልንለው እንችላለን ይሄም። መዘግየቱ እንግዲህ ስራን ይጎትታል ወደኋላ ያስቀረዋል ማለት ነው። ሌላኛው ነገር ደግሞ ለምሳሌ በጧት ስራ ልንሄድ ወጥተን ቅድም እንዳልነው የሚያመላልሰን መኪና የሚቆይ ከሆነ። የሚዘገይ ከሆነ። የሚደርስብንን ኪሳራ እንግዲህ እናንተ ራሳችሁ ማሰብ ትችላላችሁ ምክንያቱ ደግሞ ምንድነው? ያው ስራ ቦታ በጊዜ የማንደርስ ከሆነ የምናረፍድ ከሆነ ስራችን ላይ ተጽዕኖ ይፈጥርብናል ማለት ነው። ስራችን ላይ ተጽዕኖ ፈጠረ ማለት ደግሞ እኛ ተወዳዳሪነታችንን እየቀነሰ እየቀነሰ እየቀነሰ ይሄድና መጨረሻ ላይ እንደውም ለኪሳራ ልንደረግ ሁሉ እንችላለን ማለት ነው። ስለዚህ ሁላችንም ማድረግ ያለብን ነገር ምንድነው? ጥንቃቄ በተሞላበት መልኩ መስራት። የሚዘገዩብን ነገሮችን ደግሞ ትኩረት አድርገን እንዳይዘገዩ። በሰአታቸውም እንዲደርሱ ማድረግ መቻል አለብን ማለት ነው። ስለዚህ ዘገየ የሚለው ቃል በአጭሩ ይሄን ይመስላል።

ማስታወቂያ ምንድነው? ማስታወቂያ ምንድነው? ማስታወቂያ ማለት እንግዲህ ሰዎች ተቋማት ድርጅቶች ወይም የተለያዩ ግለሰቦች ስራቸው እንዲተዋወቅላቸው ወይም ደግሞ የሚሰሩት ነገር ህዝብ ፊት እንዲደርስ ሁሉ ቦታ እንዲደርስላቸው የሚያደርጉት የሚያደርጉበት አንዱና ዋነኛው መሳሪያ ምንድነው ማስታወቂያ ነው የሚሆነው ማለት ነው። ለምሳሌ አዲስ ሰራተኛ መቅጠር ቢፈልጉ ተጨማሪ ከድሮ ድሮ ላይ ጨምረው ሰራተኛ ማስገባት ቢፈልጉ ቤታቸው ምንድነው የሚያደርጉት ማለት ነው ማስታወቂያ ነው የሚያወጡት። እና ግለሰቦች ደግሞ ሰዎች ስራ የሚፈልጉ ሰዎች ደግሞ ምን ያደርጋሉ? የእነሱን እነሱ ያወጡትን ማስታወቂያ በማንበብ ሄደው እነሱ ጋር ማስታወቂያችሁን አይተን ነው የመጣነው እና ላወጣችሁት ስራ እኛ እንመጥናለን ያለን እውቀትና ስለ እውቀታችን ደግሞ የሚያሳይ ማስረጃ ይህንን ያረጋግጣልና እንድትቀጥሩን ስንል ያው ማስታወቂያችሁን አንብበን ነው የመጣነው ብለው መቀጠር የሚችሉበት ሁኔታ ነው ማለት ነው። ሌላኛው ነገር ምንድነው? እንትን ስራቸው እንዲተዋወቅላቸው ለምሳሌ የሚሰጡት አገልግሎት ህዝብ ህዝብ ፊት እንዲደርስ ብዙ ብዙሃኑ ብዙሃኑ ማህበረሰብ ጋር እንዲደርስ ማስታወቂያ መሰራት አለበት። ያ ማስታወቂያ ደግሞ በምንድነው የሚሰራው? በቴሌቪዥን ሊሆን ይችላል በራዲዮ ሊሆን ይችላል በጋዜጣ ሊሆን ይችላል በተለያዩ ደግሞ ሶሻ የማህበራዊ ድህረገጾች ሊሆን ይችላል ብቻ በሁሉ በሁሉ ቦታ ማለት ነው። ምን መደረግ መቻል አለበት? መተዋወቅ አለበት ማለት ነው ሲተዋወቅ እንግዲህ ብዙሃኑ ማህበረሰብ ጋር ይደርሳል። ማህበረሰቡ ደግሞ ያው የስራው ተጠቃሚ ስለሆነ እንደዚህም በማስታወቂያ በምን በምን የሚለቀቁ ነገሮችን የሚጠቀመው ህዝቡ ስለሆነ ስለዚህ ማስታወቂያውን ባየ ቅጽበት ሄዶ ያንን ነገር መጠቀም ይጀምራል ማለት ነው። ያንን ነገር መጠቀም ጀመረ ማለት ደግሞ ያው ማስታወቂያውን ያወጣው ድርጅት ደግሞ ተጠቃሚ ይሆናል ማለት ነው። እና ሌላኛው ነገር ምንድነው እዚህ ጋር ለማንሳት የምፈልገው? አዲስ እንትን ለማስተዋወቅ አዲስ ለምሳሌ ስራ ያልጀመረ አዲስ ተቋም ከሆነ ተቋሙ ስራ ሊጀምር እንደሚፈልግና ቤት ደግሞ ሰርቶ ቤቱ እያለቀለት እንደሆነ ምናምን ለመግለጽ በማስታወቂያ ነው የሚያስነግረው ማለት ነው። ያው በማስታወቂያ የሚነገሩ ነገሮች ወጪ ይኖርባቸዋል የማስታወቂያ ወጪ በጣም ብዙ ነው ማለት ነው። እንደውም ማስታወቂያ የሚያቀርበው ሰውዬ ማለት ባለሙያው ራሱ በጣም ነው የሚሆንበት ማለት ነው። በዚህ በዚህ ስራ እና ይህንን አሁን እኔ ይህንን ለምንድነው ያነሳኸው ብትሉኝ? ስራን ያቀላል ማለት ነው። ማስታወቂያ በምንሰራ ሰዓት ለምሳሌ በአንድ አመት ውስጥ ሸጠን ልንጨርስ የምንችለውን ምርት በአንድ ወር ውስጥ ልንጨርስ እንችላለን ማስታወቂያ በሰራን ሰዓት ማለት ነው። ጋዜጣ ላይ የሚለቀቁ እንትኖች ትላልቅ ሰዎች ጋር ሊደርሱ ይችላሉ። የማይመቻቸው ለምሳሌ እንትኑን ምርቱን እየፈለጉ ትምህርቱ የት እንዳለ የማያውቁ ሰዎችን እንግዲህ ተደራሽ ሊደርግ ይችላል። ማስታወቂያ በሚሰራ ሰዓት ማስታወቂያው ላይ የሚጻፉ ነገሮች አሉ ማለት። በድምጽም የሚወጡ ነገሮች አሉ። ምን እንደሆነ ምርቱ ምን አይነት ምርት እንደሆነ ከምን ከምን እንደሚሰራ አቅርቦቱ ደግሞ እንዴት እንዴት እንደሆነ ምን ምን ይዘቶች እንዳሉት እንደገና ሰው እሱን ለማግኘት ምን ማድረግ እንዳለበት የት ሄዶ ማግኘት እንዳለበት በምን ያህል ደግሞ ማግኘት እንዳለበት የሚገልጽ መረጃን ነው ማለት ነው። በማስታወቂያው ላይ የሚለጥፉት እና ከዚህ ከዚህ አንፃር እንግዲህ ሰው እቤቱ ሆኖ የሚፈልገውን ነገር አይቶ እቤቱ በመዝናኛ መስኮቱ እያየ ማለት ነው። የሚፈልገውን ነገር ለይቶ አውቆ ምን ማድረግ ይችላል ማለት ነው። ራሱን ማዘጋጀት እና ያን የሚፈልገውን ነገር ሄዶ ገዝቶ መጠቀም ይችላል ማለት ነው። እንደገና ደግሞ ይሄ የስራ አዲስ የስራ ቅጥርም በዛው ልክ ነው የሚሄደው ማለት ነው። ምክንያቱም አንድ ሰራተኛ በየመንገዱ እየዞረ እንትን ላይ ማስታወቂያ መለጠፊያ እንትኖች ላይ ማስታወቂያ ከሚያነብ እቤቱ ቁጭ ብሎ እንግዲህ በተለያዩ ሶሻል እንትኖች ማህበራዊ ድህረገጾች ላይ የሚለቀቁ ማስታወቂያዎችን እያነበበ እያነበበ ራሱን ለፈተናና ራሱን ለተለያየ ነገር ማብቃት ይችላል ማለት ነው። ማስታወቂያ በቀላሉ ይሄ ነው

አውሎ ንፋስ አውሎ ንፋስ ማለት ከንፋስ ትንሽ ከፍ ያለ አዋራንና የተለያዩ ንቀልቃይ ነገሮችን ይዞ የሚዞር ነው። ስለዚህ አውሎ ንፋስ ቤት ይናቅላል እንደገና ብዙ ጥፋቶችን ሊያደርስ ይችላል። አውሎ ንፋስ በጣም አጥፊ ነው። አውሎ ንፋስ እኛ ሀገር ብዙ የለም። አውሎ ንፋስ በሌሎች ሀገሮች በብዛት ይገኛል። አውሎ ንፋስ በጣም መጥፎ ነው። አውሎ ንፋስ ጎርፍ እንዲነሳ ያደርጋል። አውሎ ንፋስ አፈር እንዲሸረሸር ያደርጋል። አውሎ ንፋስ ቤቶች እንዲፈርሱ ያደርጋል። አውሎ ንፋስ የተለያዩ ኪሳራዎችን ያስከትላል። ስለዚህ አውሎ ንፋስ እንዳይከሰት ብዙ ዛፎች መተከል አለባቸው። አውሎ ንፋስ እንዳይከሰት የመሬትን ደህንነት መጠበቅ አለብን ማለት ነው።

ዝና ምንድነው ዝናብ ማለት ከሰማይ የሚወርድ ፈሳሽ ነገር ነው ደመና ተከማችቶ ሰማይ ላይ በሚከማቸው ደመና የውሃ ፍሰት ይፈጠራል ማለት ነው። ስለዚህ ወደ ዉሀነት ይቀየርና ይሄ ላይ የተፈጠረው ደመና ዝናቡ ነው ወደ ምድር ይወርዳል ማለት ነው። እና ይሄ ደግሞ ከየት ነው የሚመጣው ምን የሚለውን ሰናይ ደግሞ ከዛፎች ላይ ከተራራዎች ላይ እንደገና ከወንዞች ላይ በመነሳት እዛ ሄዶ እንደ ደመና አንድ ላይ ይገማች ይገማችና በሆነ አጋጣሚ ደግሞ ዝናብ በመሆን ወደ ምድር ይመለሳል ማለት ነው። ስለዚህ እነዚህ ሁሉ ነገሮች ምንድን ናቸው ማለት ነው ዝናብ እንዲመጣ ምክንያት የሚሆኑ ናቸው ዝናብ ለምን ይጠቅማል ብለን ስናይ ሰብል እንዲያድግ መሬት እንድትረስ ብዙ ብዙ ነገር እንዲሰራ ዝናብ እጅግ በጣም ጠቃሚ ነገር ነው ማለት ነው። አሁን ለምሳሌ እኛ ሀገር ላይ ያው ሁሉ ነገር በዝናብ ነው የሚሰራው ማሳ ታርሶ እንደገና ደጋሚ ታርሶ ሶስቴ አራቴ ከታረሰ በኋላ ምን ይደረጋል ማለት ነው ይዘራል ከዛ በኋላ ተዘርቶ ለአረም እስኪደርስ ድረስ እንደገና አረም ይታረማል ከዛ ከታረመ በኋላ ደግሞ ምንድነው የሚደረገው እየተኮተኮተ እንዲደርስ ይደረጋል ከደረሰ በኋላ ደግሞ ይታጨዳል ማለት ነው። ይሄ ሁሉ ሀሳብና እንቅስቃሴ እንግዲህ የሚከናወነው በምንድነው ማለት ነው በዝናብ ማለት ነው። ዝናብ ባይኖር ኖሮ እነዚህ ሁሉ አይሰሩም ነበረ። ዝናብ ባይኖር ኖሮ ምንም ነገር ሊከናወን ምንም ነገር ሊካሄድ አይችልም ነበረ ማለት ነው። ስለዚህ ዝናብ እጅግ በጣም ጠቃሚ ነው ዝናብ በጣም አስፈላጊ ከሆኑ ነገሮች መካከል አንዱ ነው። በተለይ በተለይ የገጠሩ ማህበረሰብ ዝናብ ሲጠፋ በጣም ነው የሚጨነቀው ምክንያቱም ከብቶቻቸው በዝናብ ነው መሬቶቻቸው በዝናብ ነው እነሱ ራሳቸው በዝናብ ስለሆነ ህይወታቸውን የሚመሩት ማለት ነው። ዝናብ ግድ ነው ማለት ነው ስለዚህ የዝናብን ጥቅም ከብዙ በጥቂቱ ይሄን ይመስላል ማለት ነው።

መጠጣት ይላል መጠጣት እንግዲህ ከአማርኛ አራት ቃላቶች የመጣ ሲሆን መጠጣት ማለት የሆነን ፈሳሽ የሆነን ነገር ወደ አፋችን አስገብተነው ወደ አፋችን ውስጥ አፍሰነው መዋጥ ማለት ነው። መጠጣት ማለት እሱ ነው እንግዲህ ውሃ ሊሆን ይችላል አልኮል ሊሆን ይችላል ወተት ሊሆን ይችላል የተለያዩ ነገሮችን ሊሆን ይችላል እነሱን ወደ አፋችን አስገብተን በምንወጥበት ሰዓት መጠጣት ይባላል ማለት ነው። እንግዲህ መጠጣት ምንድነው የሚጠቅመው መጠጣት ምንድነው የሚጎዳው የሚለውን? በምናይ ሰዓት ለምሳሌ ወተት ከጠጣን ለሰውነታችን ለጤንነታችን እጅግ በጣም ወሳኝ ነው መሰረታዊ ነገር ነው። እንደገና ውሃ ብንጠጣ መሰረታዊ ነገር ነው። በጣም ጠቃሚ ነው ለሰውነታችን ማለት ነው። እንደገና የተለያዩ ደግሞ የአትክልት ጭማቂዎችን ብንጠጣ እነሱም በጣም መሰረታዊ ነገር ናቸው ለህይወታችን ማለት ነው። ሌላው ነገር። አልኮል ብንጠጣ አልኮል አሁን ለምሳሌ የአልኮል መጠናቸው በጣም ከፍ ያለ አልኮሎች አሉ እነሱን መጠጣት አሁን ለጤናችን ጥሩ አይሆንም ማለት ነው። ስለዚህ ብንቀንሳቸው ነው የሚሻለው ባይ ነኝ። ሌላ ሌላ ደግሞ እንደዚህ ከባባድ የሆኑ መጠጦች አሉ እነሱንም ባንጠጣ ይመከራል። ሌላ ደግሞ ለሰውነታችን በጣም ጠንቅ የሆኑ ጤናን የሚጎዱ ነገሮችን አለመጠጣት። እጅግ በጣም የሚመከር ነው ማለት ነው። ስለዚህ መጠጣት ማለት የሆነ ፈሳሽ የሆነን ነገር አንስቶ ጭልጥ ማድረግ ወይ ደግሞ አንስቶ ወደ አፍ ውስጥ ደፍቶ ከዛ ቀስበቀስ መዋጥ ማለት ነው። እንግዲህ መጠጣት ማለት በአጭሩ ይህንን ይመስላል ነው። ፈሳሽ ነገርን ወደ አፍ መውሰድ ማለት መጠጣት ማለት ነው።

ሰፕቴምበር ይላል ሰፕቴምበር ማለት የወር ስም ነው። የወር ስም ነው ቃሉ ያው እንግሊዘኛ ቃል ቢሆንም ግን የወር ስም ነው ወር ወር። መጥቶ ማለት ነው። ወር መጥቶ ወር ሲገባ ይሄ የ ከአንድ እስከ አስራ ሁለት የምንቆጥረው አለ አይደለ ጃንዋሪ ፌብሩዋሪ ማርች አፕሪል ሜይ ጁን ጁላይ ኦገስት ሴፕቴምበር ኦክቶበር ምናምን እያልን። የምንቆጥረው አለ አይደለ እሱ ነው ሰፕቴምበር ማለት እንግዲህ የወር ስም ነው። ለምን በእንግሊዘኛ እንደተጻፈ አልገባኝም። ለኔ ግን የወር ስም ነው ማለት ነው። የወሩን ስም እዚህ ጋር አስቀምጠውታል። እንግዲህ እኛ በምናውቀው የምናውቀውን ያህል ያው እናወራለታለን ስለ ሰፕቴምበር ማለት ነው። ሰፕቴምበር ያው የወር ስም ሆኖ ሰላሳ ቀኖች በውስጡ ያሉት እና አራት ሳምንቶች በውስጡ ያሉት የአመቱ አንድ ወር ነው ማለት ነው። ስለዚህ ብቻውን ሴፕቴምበር አሁን ብቻውን ሰላሳ ቀን ይዛል። ብቻውን ማለት ነው። አይገርምም ብቻውን ሰላሳ ቀን የያዘ አንድ ነገር ቢኖር ሴፕቴምበር ነው ማለት ነው። ስለዚህ በውስጡ ደግሞ ሰላሳ ቀናት እና እንደገና ደግሞ ስንት ሳምንቶች አሉ? ማለት ነው አራት ሳምንቶች አሉ ማለት ነው። ስለዚህ እነዚህ ተደምሮ ሰፕቴምበርን ይሰጡናል ማለት ነው

ትንሽ ይላል ትንሽ ምንድነው? ትንሽ ማለት ከቃሉ እንረዳው ሶስት ፊደሎች ናቸው። አሁን እዚህ ጋር እንግዲህ ተረድረው የምናያቸው ትንሽ የሚባለው ቃሉ የአማርኛ ቃል ነው። ግን ከሶስት የአማርኛ ፊደሎች የተመሰረተ ቃል ነው ማለት ነው። ትንሽ ማለት በመጠኑ ያነሰ መጠኑ ከሌሎች ጋር ሲነጻጸር ያነሰ ማለት ነው። በደንብ ዝቅ ያለ እና ከሌሎች እኩል የማይሆን ያነሰ ነገር በኪሎ ሊሆን ይችላል በቁመት ሊሆን ይችላል በውፍረት ሊሆን ይችላል። በአስተሳሰብ ሊሆን ይችላል በፍጥነት ሊሆን ይችላል በብዙ በብዙ ነገር ማለት ነው። ከሌሎች ያነሰ ነገር ሲሆን ትንሽ እንለዋለን ማለት ነው። ስለዚህ ምን ጊዜም ትንሽ የሚባለው ከሌሎች ያነሰ ሌሎች ላይ ሊደርስ የማይችል ሁል ጊዜ እንደዚህ በአይናችን ራሱ አይተን ትንሽ ነው ብለን ልንፈርጅ የምንችለው። እያንዳንዱ እዚህ ምድር ላይ ያለ ነገር ምን ይባላል ማለት ነው። ትንሽ ይባላል ትንሽ እንግዲህ በተፈጥሮም ያነሰ ነው። እንደገና ደግሞ በኪሎም ያነሰ ነው ኪሎውን ራሱ ለምሳሌ ትልቅ ከሚለው ቃል ጋር ጎኑ ላይ ስናደርገው። አፋችን ላይም እጃችን ላይም ያንሳል ማለት ነው። ስለዚህ ትንሽ ሊያስ ብሎ ይችላል ማለት ነው። ስለዚህ ትንሽ ማለት ከነገሮች ሁሉ ያነሰ። በቁመትም ሊሆን ይችላል በቁመትም ከሌሎች ያነሰ ሊሆን ይችላል። እንደገና ደግሞ በክብደት ወይም ደግሞ በክብደት ማለት ምን ማለት ነው ኪሎ ማለት ነው። ሰውየው ሰው ቢሆን ለምሳሌ ኪሎ ሚዛን ላይ በሚወጣ ሰዓት ኪሎ ትንሽ የሚያነሳ ከሆነ ትንሽ እንለዋለን ኪሎ በጣም ደግሞ ግዙፍ ከሆነ ማለት ነው ትልቅ እንለዋለን ማለት ነው። ስለዚህ በዚህ ሁኔታ ነው እንግዲህ ትንሽና ትልቅ ልዩነቱን ማስቀመጥ የምንችለው ማለት ነው። ዞሮ ዞሮ ትንሽ ማለት። ከብዙዎቹ ያነሰ ብዙዎቹ መሃል ላይ ሲቆም እሱ ያነሰ በቁመት በእድሜ በውፍረት እንደገና በክብደት በኪሎ በአስተሳሰብ በእውቀት ገብቷቸው ላይ አይደለም በእነዚህ በእነዚህ ሁሉ። ከሌሎቹ ያነሰ ከሌሎቹ ዝቅ ብሎ የሚገኝ ነገር ምን ይባላል ማለት ነው። ትንሽ በመባል ይታወቃል ማለት ነው ስለዚህ ብዙ ጊዜ ትንሾች ሀሳባቸውም ትንሽ ነው። ብዙ ነገራቸው ትንሽ ነው ማለት ነው። ስለዚህ እኛም ትንሽ ላለመሆን እንሞክር ማለት ነው። ትንሽ የመሆን ጉዳቱ ምንድነው? ትንሽ ስንሆን እንግዲህ እንትን እናጣለን ተቀባይነት እናጣለን በሰዎች ዘንድ ተቀባይነት እናጣለን። እንደገና ደግሞ ለምሳሌ ሮጠን አናመልጥም አባረን አንይዝም የሆነ ርዝም ያለ ነገር ላይ ደርሰን። መያዝ አንችልም ሰው ካልደገፍን የሆነ የሆኑ ነገሮችን ማድረግ አንችልም። ስለዚህ እነዚህ እነዚህ ሁሉ ጉድላት ናቸው ኪሳራ ናቸው ማለት ነው። ትንሽ ለምንም ነው የማይጠቅመው? ትልቅ ሲሆን ግን እጅግ በጣም ጥሩ ነው ማለት ነው። ስለዚህ ትንሽ ከመሆን ይጠብቀን ነው የምንለው። እንግዲህ አሁን ለምሳሌ ሰዎች ራሱ ሲሰዳደቡ ምን ይላሉ ይሄ ትንሽ ብሎ ነው የሚሳደቡት ማለት ነው። ለነሱ ያውቃል ሊመስል ይችላል ግን ስድቡ በጣም ከባድ ስድብ ነው ማለት ነው። ስለዚህ ትንሽ ማለት ያነሰ ከሁሉ ያነሰ ዋጋው በጣም የወረደ ዝቅ ያለ ማለት ነው። እንግዲህ ትንሽ የሚለውን ቃል እንግዲህ በጣም በብዙ ሌሎች የአማርኛ ቃላቶች መግለጽ ይቻላል። ግን ትንሽ ማለት በጣም ዝቅ ያለ በቃ የወረደ አለ አይደለ የወረደ በጣም በጣም የወረደ ትንሽ ማለት ነው።

ጥሩ። ጥሩ ማለት እንግዲህ ያው ከቃሉ እንደምንነሳው ጥሩ ማለት ነው። ጥሩ ማለት ቆንጆ ነገር ማለት ነው። ቆንጆ እንግዲህ ያው ብዙ ጊዜ። እንደምናውቀው ቆንጆ ነገር እጅግ በጣም ተመራጭ ነው ተወዳጅ ነው ተፈላጊ ነው በሁሉም ቦታ ተፈላጊነቱ ራሱ በጣም በቃ አለ አይደለ ከምንለው በላይ። ያማረ ተፈላጊነትነት ተወዳጅነት አለው ማለት ነው። ስለዚህ ጥሩ ማለት እሱን እንትን ይላል ማለት ነው። ለምሳሌ ጥሩ አሁን ምን ምን ቦታ ላይ ጥሩን ልንጠቀም እንችላለን ይህንን ቃል እንግዲህ የቱ ጋር መጠቀም እንችላለን? ለምሳሌ የሆነ ሰው የሆነ ነገር ሰርቶ አድናቆት ቢፈልግ። አድናቆት ቢፈልግ ለዛ ሰው አድናቆት በምንሰጠው ሰዓት ምን እንለዋለን ማለት ነው? ጥሩ ነው ልንለው እንችላለን ወይም ደግሞ እጅግ በጣም ጥሩ ነው ልንለው እንችላለን ማለት ነው። ስለዚህ ጥሩ የሚለው ቃል እዛ ጋር ልንጠቀመው እንችላለን ሌላ ቦታ ደግሞ ምንድነው ማለት ነው? ጥሩ የሚለውን ቃል የሚታካልን ለምሳሌ የሆነ ፊልም እያየን ፊልሙ ከተመቸንና በጣም በቃ መስጦን ምናምን በስነ ስርዓት ተመችቶን እያየን የሆነ ሰው ፊልሙ እንዴት ነው ብሎ ሲጠየቅህ ጥሩ ነው። ትለዋለህ ወይም ደግሞ እጅግ በጣም ጥሩ ነው ብለህ ተመልስለታለህ ማለት ነው። ስለዚህ ጥሩ የሚለውን ቃል እዚህ ጋር ተጠቅመነዋል ማለት ነው። ሌላ ቦታ ደግሞ የቱ ጋር መጠቀም እንችላለን? አሁን ለምሳሌ የሆነ ሰው ምግብ ግብ ልጋብዝ ብሎ ይዞ ሄዶ ስጋ አበላህ ምናምን ከዛ በኋላ አብራችሁ ጊዜ አሳለፋችሁ ምናምን ጠጣችሁ በቃ ፈታ ብላችሁ ተዝናንታችሁ ምናምን ነገር ልክ ወደ አመሻሽ ላይ ልትለያዩ አካባቢ ስትሉ እንዴት ነበረ ቆይታ ሲልህ ጥሩ ነው ትለዋለህ እጅግ በጣም ጥሩ ነው ትለዋለህ ማለት ነው። ስለዚህ ጥሩ የሚለውን ቃል እዚህ ጋርም ተጠቀምን ማለት ነው። ሌላ ደግሞ ስራ የስራ ባልደረባህን ለምሳሌ አለቃህ አንተን ጠርቶ ስራ እንዴት ነው ሊል ይችላል እንዴት እየሄደልህ ነው? ምን ላይ ደረስክ እየጨረስክ ነው ወይ አጋምሳህል ወይ እንዴት ነህ ምንድን ነህ ምናምን ብሎ ይጠይቅሃል ማለት ነው። የስራ ባልደረባህ አንተን ማለት ነው ስለዚህ የዛ ሰዓት ያንተ መልስ ምን ሊሆን ይችላል ማለት ነው? ጥሩ ነው ትለዋለህ ወይም ደግሞ እጅግ በጣም ጥሩ ነው ትለዋለህ ማለት ነው። ስለዚህ ከዚህ ከዚህ አንፃር ነው እንግዲህ ጥሩ ነገርን ጥሩ በሚለው ቃል ቆንጆ ነገርን ጥሩ በሚለው ቃል ልንገልጽ የምንችለው ሌላም ነገር አለ። ለምሳሌ የሆነ ሰው ይመጣና ይሄ ያንተ ጓደኛ ግን ባህሪው እንዴት ነው ዝም ነው የሚለው አያወራም አይናገርም ምናምን ነገር እና ሁል ጊዜ ካንተ ጋር ነው የማየው ተመቻችታችኋል ምናምን ምናምን ይልሃል ያወራራልሃል ማለት ነው። አንዳንድ ነገሮችን እያነሳልህ ያወራልሃል ከዛ የዛ ሰዓት ምን ይጠይቃል? እንዴት ነው ግን ባህሪው ይላል ማለት ነው። ስለዚህ አንተ እዛ ጋር ምንድነው የምትለው? ጥሩ ነው እጅግ በጣም ጥሩ ነው የምወደው ጥሩ ጓደኛዬ ነው ምናምን ብለህ ትመልስለታለህ ማለት ነው። ሌላም ጥያቄ ደግሞ ተከትሎ ይመጣል ይሄን ጥሩ የሚለውን ቃል የምንጠቀምበት እንግዲህ ሌላም ቦታ አለ ማለት ነው። ለምሳሌ አንተ የሆነ ሀገር ልትጎበኝ ሄድ አሉ እና ወይ ደግሞ እዛው ለመኖር ምናምን ነገር ትመርጥና ምናምን እዛው ትቆያለህ አንድ ሳምንት ሁለት ሳምንት ሶስት አራት አምስት ስድስት ከዛ እስከ አመት ምናምን ትቆያለህ ማለት ነው። አንተ እዛ ቦታ ከዛ በኋላ እዛ የነበሩ ወይም ደግሞ እዚህ ያሉ ያንተ ወዳጆችህ ደውለውልህ ምናምን ነገር አየሩ እንዴት ነው? ለመድከው ምናምን ብሎ በቃ ብዙ አሰስገሰስ ምናምን ጥያቄ እየሰበሰቡ ማለት ነው። ጥያቄ ይጠይቁሃል ማለት ነው። አንተ የዛ ሰዓት ምንድነው የምትለው? ከተመቸህ ማለት ነው ቦታው ከተመቸህ አየሩ ከተመቸህ ምናምን ጥሩ ነው ትላቸዋለህ ማለት ነው። ለሰዎቹ ወይም ደግሞ እዛ ያሉ ሰዎች ራሱ የራሳቸውን ባህል ምናምን የዘፈን እንትናቸውን ባህላቸውን አቅርበው ምናምን አንተን ጋብዘው ወይ ምግባቸውን ባህላዊ ምግባቸውን አብልተው ምናምን ነገር ብቻ በቃ አንተ የማታውቀውን ከዚህ በፊት አድርገህ የማታውቀውን ነገር። አድርገውልህ ከዛ በኋላ ካንተ ሀሳብ አስተያየት ፈልገው የሆኑ የሆኑ ነገሮችን ይጠይቁሃል ምናምን ነገር እንዴት ነው ተመቸህ ምናምን ይሉሃል ማለት ነው። ስለዚህ እዛ ጋር ያንተ መልስም ምንድነው የሚሆነው ጥሩ ነው። እጅግ በጣም ጥሩ ነው ትላቸዋለህ ማለት ነው። ካልተመቸህ ደግሞ አይ ብዙም አይደለም ብዙም ጥሩ አይደለም ብዙም አልተመቸኝም ትላቸዋለህ ማለት ነው። ስለዚህ እንደየጥያቄው አመጣጥ እንደየጥያቄው ብዛት ጥሩ የሚለውን ቃል እንግዲህ በየቦታው እየሰካን እየሰካን ልንጠቀምበት እንችላለን

ብስክሌት ይላል ብስክሌት ማለት እንግዲህ ሁለት ጎማዎች ያሏት እና መሬት ላይ የምትሽከራከር ናት ሰዎችን አንድ ሰው ጭና ነው የምትሮጠው ማለት ነው። እና ከቦታ ቦታ ሰዎችን ታሯሩጣለች እና እንደ እርምጃ በሉት ወይ ደግሞ እንደ ሩጫ በሉት እንደዚህ እንደዚህ ግልብ ግልብ ግልብ ግልብ እየተደረገ ነው። የምትነዳው ማለት ነው እሷ እንግዲህ የተሽከረከረች የተሽከረከረች ሰዎችን ይዛ ወደፊት ትሄዳለች ማለት ነው። ስለዚህ ብስክሌት ማለት እሷ ነች እንግዲህ ብዙ ጊዜ እኛ ሀገር ላይ አሁን አሉ ብስክሌቶች በጣም ብዙ ብስክሌቶች አሉ ሁሉም ሰው። መንገድ ጥግ ጥግም ይዞ እሷን እንደዚህ እየጋለበ እየጋለበ ምናምን ነገር ወደ ቤቱ ይሄዳል ወደ ስራም እንደዚህ እሷን እየጋለበ ነው የሚሄደው ማለት ነው። እና ብስክሌት ጥሩ ነው ለምሳሌ ከሞተር ሞተር ሳይክል የሚባሉ አሉ አይደለ ከእነሱ ጋር አሁን ስናነጻጽራቸው ማለት ነው። ይሄ ብስክሌቱ በጣም ተመራጭ ነው። ፍጥነት ብቻ ነው የሌላቸው እንጂ አንድ አየር አይበክሉም ሁለተኛ። ድምጽ አይበክሉም። አይጮሁብንም ቀስ ብለው ተረጋግተው ምናምን ነው የሚሄዱት እና ከዚህ ከዚህ አንፃር ማለት ነው። ብስክሌት እጅግ በጣም የተሻለ ነው የሚሆነው ማለት ነው። ዋጋቸውም ዘግ ያለ ነው እንደገና ትንሽ ቦታ ነው የሚይዙት ምናምን ነገር። ከዛ ውበትም ድምቀትም ናቸው ለከተማው ድምቀት ናቸው። ምናምን ነገር እና ብዙ ሰው እንደውም ወደዛ እየተመለሰ ነው ማለት ነው። ወደ እሱ እሱን ወደ መግዛት እየሄደ ነው። እና ከዛ ሩጫ በሉት በቃ ከዛ በኋላ እሱን መንዳት እሱን መጋለም ማለት። ሩጫ በሉት እንግዲህ ከዛ በኋላ ምንድነው የሚያደርጉት? ስፖርት እንደ ስፖርት እንደ አካል ብቃት እንቅስቃሴ ማለት ነው። እንደ ሩጫ ይጠቀሙታል ማለት ነው። ጠዋት ጠዋት እንግዲህ እሱን እሱ ላይ ወጥተው ነው የሚጋልቡት ማለት ነው። ሴቶቹ ወንዶችም እንደዛ ያደርጋሉ። እና ይሄ ለምንድነው የሚጠቅመው ማለት ነው? ለአካል ብቃት እንቅስቃሴ ይጠቅማል እንደገና ወጪ ይቆጥባል። የትራንስፖርት ወጪ አይኖርባቸውም የመጓጓዣ ወጪ አይኖርባቸውም ማለት ነው። እነዛ ሰዎች ስለዚህ በቶሎ ወደ ስራቸው ይሄዳሉ ገንዘብ ይቆጥባሉ ማለት ነው

ሙቀት ይላል ሙቀት እንግዲህ የአየር ሁኔታን የሚገልጽ ሆኖ ለምሳሌ በተለያዩ ነገሮች ሚፈጠር ነው ማለት ነው። ፀሀይ በጣም በምትወጣ ሰዓት እንግዲህ ሙቀት ሊፈጠር ይችላል። ፀሀይ ሳትኖርም እንደዚህ ደመና ሆኖ ራሱን ሙቀት ሊፈጠር ይችላል ምክንያቱም የአየር መለወጥ ነው ሙቀት ማለት ነው። እና ምሽት ሲሆን ለምሳሌ ሙቀት በጣም ሊያይል ይችላል ሊበዛ ይችላል እንደገና ሌሊት ላይም እንደዛው ሙቀት ሙቀት ሙቀት ሙቀት ብቻ ሊሆን ይችላል። እንደገና ጠዋት አካባቢም በቃ ዝም ብሎ ሊሞቅ ይችላል ማለት ነው። ሌላው እንግዲህ ሙቀት ማለት የአየሩን ሁኔታ የሚቀይሩ ነገሮች ምን ምንድን ናቸው? ብለን በምናይበት ሰዓት ለምሳሌ አንድ አካባቢ ላይ ምንም ዛፍ ከማይኖር ከሆነ አየሩን ማያንቀሳቅስ ነገር የሚያንቀሳቅስ ነገር የማይኖር ከሆነ ሙቀት ይፈጠራል። ያ ሙቀት ደግሞ ዙሮ ዙሮ ሰዎችን ይጎዳል። ሰዎችን ለተለያየ ነገር ይዳርጋቸዋል ማለት ነው። ሌሊት እንቅልፍ ይነሳቸዋል ቀንም ስራ ይነሳቸዋል ማለት ነው። ሌላኛው ምንድነው? እሳት እሳት በሚነሳ እሳት እሳት በሚቀጣጠልበት እሳት ከባድ ሙቀት ይፈጠራል ማለት ነው። ያ ሙቀት እንግዲህ ድጋሚ ሌላ እሳትን በመፍጠር ምን ወደ ምን ሊያመራ ይችላል ማለት ነው። ወደ ጋጠሎ ወደ ጥፋት ወደ ክስረት ድርቅነት ሊቀየር ይችላል ማለት ነው። ሌላኛው ምንድነው? እንትን ምንድነው ይሄ የመሬት ግለት ነው ሚባለው የመሬት ግለት ራሱ ምንን ሊያስከትል ይችላል ማለት ነው። ሙቀትን ሊያስከትል ይችላል ማለት ነው ስለዚህ ሙቀት በጣም ከባድ ነው። ሙቀት በጣም በቃ አስፈሪ ነገር ነው እዚህ ምድር ላይ ካሉ ነገሮች ሁሉ በጣም አስፈሪ ነገር ሙቀት ነው ማለት ነው። ለምሳሌ በጣም ቅዝቃዜ ሲሆን ያው ልብስ እንለብሳለን ምግቦችን እንመገባለን ሚያሞቁን ምግቦችን እንመገባለን በጣም ሙቀት በሚሆን ሰዓት ግን ከየት አባታችን ነው የምንገባው? በጣም ከባድ ነው የሚሆነው ማለት ነው። ስለዚህ ሙቀት እሱ ነው ሌላኛው ሙቀት የሰውነታችን ሙቀት ነው ማለት ነው። የሰውነታችን ሙቀት በተለያየ ምክንያት በበሽታ ሊሆን ይችላል በተለያየ ብቻ በንዴት ምናምን በድንጋጤ ምናምን ሊጨምር ይችላል ማለት ነው። እና ከዛ በኋላ እነዚህ ነገሮች ሲስተካከሉና ወረድ ሲልልን ደግሞ ንጹሆች እንሆናለን ማለት ነው። ሌላኛው የስልክ ሙቀት ነው። ስልክ እንግዲህ ቻርጅ ላይ አድርገነው በሚቆይ ሰዓት ምንድነው? እየሞቀ እየሞቀ እየሞቀ እየሄደ ከዛ እየጋለ እየጋለ ይሄዳል ማለት ነው። ሌላኛው ምንድነው? የኤሌክትሪክ ሙቀት ነው ማለት ነው። ኤሌክትሪክ ሙቀትን ይፈጥራል። እንዴት ይፈጥራል? ካላችሁኝ እንግዲህ ኤሌክትሪኩን በሶኬት ካገናኘነው በኋላ የሆነ የሆኑ ነገሮች ላይ ስናደርግ ያነገር ይሞቅ ይሞቅ ይሞቅ እና ይግልና እሳት ሆኖ ነዶ ሊበላሽ ይችላል ማለት ነው። ስለዚህ በጥቅሉ ሙቀት ማለት ነገሮችን የሚያሞቅ እንዲሞቁ የሚገፋፋቸው ነገር ነው ማለት ነው። ስለዚህ ሙቀትን መከላከል ያስፈልጋል እላለሁ።

ሶፍትዌር ይላል ሶፍትዌር ማለት እንግዲህ ቃሉ የእንግሊዘኛ ቃል ነው። እና አንዳንድ አዳዲስ ነገሮችን የምንሰራበት ነገር ነው ማለት ነው። ለምሳሌ በኮምፒውተር ላይ እንግዲህ የተለያዩ ሶፍትዌሮችን እየጫንን አዳዲስ አዳዲስ የሆኑ ነገሮችን መስራት እንችላለን። የተለያዩ እንግዲህ ፕላትፎርሞችን እየዘረጋን ማለት ነው። በሶፍትዌር አማካኝነት የተለያዩ ኔትወርኮችን መዘርጋት እንችላለን ከዛ በኋላ የተለያዩ ፕሮግራሞችን ማዘጋጀት እንችላለን ማለት ነው። ስለዚህ ሶፍትዌር እሱ ነው።

ኦክቶበር ይላል ኦክቶበር ማለት የወርስምነው ዝም ብላችሁ በየ እንትኑ በየርእሱ በየርእሱ የእንግሊዘኛ ቃላት አትደርድሩ ወይ ቃላቱን ራሱን በእንግሊዘኛ ጻፉ። ኦክቶበር አሁን ምን ማለት ነው? ኦክቶበር እንግዲህ ከኖቨምበር በፊት የሚመጣ ነው። እና ከሰፕቴምበር በኋላ የሚመጣ ወር ነው እንግዲህ የወር ስም ነው። ያው ሌላ ምንም ነገር የለውም። ሰላሳ ቀኖች አሉት በውስጡ አራት ሳምንታቶች አሉት በውስጡ እያንዳንዱ ሳምንት ደግሞ ስምንት ስምንት ቀኖች አሉት። እንግዲህ እኔ ሌላ እንግዲህ ምንም ኬት አመጣላችኋለሁ። እንግዲህ አሁን እኔ ምንም ደግሞ ምንም ነገር የለም። ግን ኦክቶበር የወር ስም ነው።

ሶስት ይላል ሶስት እንግዲህ አዎ እዚህ ጋር የምናየው የቁጥር ስም መሆኑን ነው። ከአንድ ከሁለት ቀጥሎ ከአንድ እና ከሁለት ቀጥሎ ነገር ግን ከአራት እና ከአምስት በፊት የሚመጣ ቁጥር ማነው? ማለት ነው ሶስት ነው ማለት ነው። ሶስት እንግዲህ በብዙ ነገር እንግዲህ እንደን ይባላል። እና ትርጓሜው ራሱ በጣም ብዙ ነው ለምሳሌ ሶስትን ከብዙ ነገር ይመስሉታል ማለት ነው። ሰዎች እንግዲህ ትላልቅ አባቶች። በሶስት ሶስትን በብዙ ነገር ይመስሉታል ማለት አንደኛው እና የመጀመሪያው ምንድነው? ነገር በሶስት ይጸናል ይላሉ የሀገሬ አባቶች ማለት ነው። ነገር በሶስት ይጸናል ማለት ሶስት ጊዜ። የሆነ ነገር ይደረጋል የሆነ ነገር የሆነ ነገር የሆነ ነገር ከዛ በሶስተኛው ይጸናል ማለት ነው። ነገር በሶስት ይጸናል ይላሉ። እንደገና ሌላ ደግሞ ሶስቱ ስላሴ ይላሉ። አብ ወልድ አብ መንፈስ ቅዱስ። እና አብ ራሱ ማለት ነው አብ ወልድና መንፈስ ቅዱስ ሶስት ናቸው። ይላሉ እንደገና ደግሞ እንትን ሲባል ራሱ ብዙ ነገር ሲደረግ ራሱ ያው ነገሮች እንዳለ እንትን የሚሉት የሚያልቁት በሶስት ነው ማለት ነው። ስለዚህ ሩጫ ራሱ ለምሳሌ ተሰልፎ ምናምን ለመሮጥ ሲሉ አንድ ሁለት ሶስት ነው የሚባለው ማለት ነው። ስለዚህ ሶስተኛ ላይ ብዙ ነገር ብዙ ብዙ ነገር እንግዲህ ሶስተኛ ላይ ነው እንትን የሚባለው እጣ ሲወጣ እጣም ሲጣል ከአንድ እስከ ሶስት ነው የሚጣለው ማለት ነው። ተማሪዎች ለምሳሌ ተምረው መጨረሻ ላይ ለሽልማት ሲደርሱ ማለት ነው። የሚሸለሙት ከአንድ እስከ ሶስት የወጡት ናቸው ማለት ነው። እና ብዙ ቦታ ብዙ ብዙ ቦታ እንግዲህ ይቺ ሶስት ቁጥር በጣም ተጽዕኖ ፈጣሪ ቁጥር ናት ማለት ነው። እንደውም እኔ አላስተዋልኳትም ነበረ ዛሬ ነው እንደውም በደንብ ልብ ብዬ ያየኋት ማለት ነው። ሶስት ቁጥር በጣም ተጽዕኖ ፈጣሪ መሆኗን ሶስት ቁጥር በጣም ዋጋ ያላት መሆኗን እንግዲህ ዛሬ ነው ያየሁት ማለት ነው። እንግዲህ ሶስት ቁጥር አሁን ወደታች አንድ ሁለት ሶስት ብለን በምንደረድርበት ሰዓት ሶስት ቁጥር እንግዲህ ትላልቅ ትላልቅ ነገሮች እንግዲህ ሶስት ሶስት ሶስት ሆኖ ነው። እንትን የሚሉት ማለት ነው ለምሳሌ እንጀራ ለመጋገር ጉልቻ ሲጣል ጉልቻ ሶስት ነው ማለት ነው። ሶስት ሶስት እግር ነው አንድ ላይ እንደዚህ ቁጭ ቁጭ ቁጭ ተደርጎ ማለት ነው። ሶስት ነው የሚደረገው ማለት ነው። ስለዚህ ብዙ ነገር ብዙ ብዙ ብዙ ብዙ ሂደቶች በሶስት በሶስት በሶስት ነው የሚጻኑት ማለት ነው። ስለዚህ እኔም ከዛ ተነስቼ ነው እንግዲህ ሶስት ማለት አንድ ቁጥር ነው አንድ ደግሞ ቃል ነው ብዬ ያልኩት ማለት ነው። ቃሉ ምንድነው? ብላችሁ ከጠየቃችሁኝ እንግዲህ ቃሉ ሶስት ነው ሶስት ሲሆን ደግሞ ሁሉም ነገር በሶስት ነው የሚጸናው። ስለዚህ ሶስት ቁጥር በጣም ጠቃሚ ነገር ነው። ብዬ ያነሳሁላችሁ ከዚህ ከዚህ አንፃር ነው ማለት ነው። ስለዚህ ነገር በሶስት ይፀናል የሚለውን እናንተም እንድትይዙልኝ እፈልጋለሁ ማለት ነው። ሁሉም ነገር እንግዲህ ከቃል ነው የሚመሰረተው። ቃል እንደገና ቃል ደግሞ አረፍተ ነገር ይሆናል። አረፍተ ነገር ወደ ጽሁፍ ይቀየራል። ምናምን ነገር ያ ሁሉ እንግዲህ ሄዶ ሄዶ መጨረሻ ላይ ሀሳብ ተሰጥቶ ሀሳብ ተሰጥቶ ሀሳብ ተሰጥቶ። ነገር በሶስት ይጸናል ያለል የሀገሬ ሰው ማለት ነው። ስለዚህ ሶስት ቁጥርም ከብዙ ነገር በብዙ ነገር ማየት እንችላለን። እና የሶስተኛ ወገን የሚባል አለ። ደግሞ እንደገና ይመስለኛል ወደ መንጃ ፍቃደ አካባቢ ምናምን መሰለኝ ሶስተኛ ወገን የሚባል ነገር አለ። እዛም ይሄን ሶስት ቁጥር አይቻታለሁ ማለት ነው። እና ሶስተኛ ወገን ይባላል። ዳኛም ሲገን እንትን ሲባል ሶስተኛ ዳኛ ይባላል። ለምሳሌ መሃል እግር ኳስ ላይ ለምሳሌ የመሃል ዳኛ አለ። ከዛ ግራና ቀኝ ሁለቱ ዳኞች አሉ ምን ይባላሉ? እንደገና ደግሞ ውጭ ሌላ ዳኛ አለ። ስለዚህ ሁለቱ ዳኞች አንድ ዳኛ ነው የሚባሉት መሃሉ አንድ አለ እንደገና የውጪ ያለው ከአንድ ላይ ሶስተኛ ዳኛ ነው የሚባሉት ማለት ነው። ስለዚህ ዳኝነት ራሱ በሶስት ነው የሚጫናው። ስለዚህ ብዙ ነገር ብዙ ነገር እዚህ ምድር ላይ በሶስት እንደሚጸናህ ደርሼበታለሁ እኔ ማለት ነው።

እንኳን ደህና መጡ እንኳን ደህና መጡ ወደ ቤታችን እንኳን ደህና መጡ ወደ መስሪያ ቤታችን እንኳን ደህና መጡ ወደ ቢሮአችን እንኳን ደህና መጡ ወደ ወደ መዝናኛ ቦታችን እንኳን ደህና መጡ። እንግዲህ እንኳን ደህና መጡ የሚለው ቃል እንግዲህ ኢትዮጵያውያን እንግዶችን ለመቀበል የሚጠቀሙት ቃል ነው። እንግዲህ ቃሉ የተለመደ ነው። እንግዲህ ብዙ ቦታዎች አሁን በማስታወቂያ ሰሌዳዎች ላይም ተለጥፎ ታገኙታላችሁ እያንዳንዱ መስሪያ ቤት በር ላይም ይሄ ነገር ተለጥፎ ታገኙታላችሁና። መልእክቱ እንግዲህ መልካም ምኞትን መልካም የአቀባበል ምኞትን ለማሳየት ነው እንግዲህ እንኳን ደህና መጡ ብሎ እንትን ያለው ማለት ነው። ስለዚህ ያው እንኳን ደህና መጡ። ሲባሉ ያው እርሶም መልሶም እንኳን ደህና ቆያችሁን ብላችሁ ትመልሳላችሁ ማለት ነው። ያም ሆነ ይህ እንግዲህ እንኳን ደህና መጡ የሚለው ቃል እንግዲህ በጣም ደስ የሚል ቃል ነው እንግዲህ ተወዳጅ ቃል ነው። እንደ ኢትዮጵያ እንግዲህ ሁሉም እና በአንድነት እንደውም ማለት ነው በአንድነት ኢትዮጵያ ላይ እንግዲህ ሰማንያ በላይ ብሄር ብሄረሰቦች አሉ ማለት ነው። እነዛ ሁሉ ብሄር ብሄረሰቦች እንግዲህ ይሄንን ቃል ይጠቀሙታል ማለት ነው። እንኳን ደህና መጡ የሚለውን ይሄ ምን ያህል የኢትዮጵያ ህዝብ ተቀባይ እንደሆነ ምን ያህል የኢትዮጵያ ህዝብ እንግዲህ አቃፊና ሰውን ወዳድ እንደሆነ የምታዩበት በዚህ ነው ማለት ነው። ስለዚህ እንኳን ደህና መጡ ብሎ ይቀበልና ያስተናግዳል አሳድሮ እቤት አሳድሮ መግቦ አስተኛቶ ምናምን ነገር አልጋውን ለቆ ወርዶ ማለት ነው። አንዳንዱ ደግሞ አለ ሚስቱንም ለቆ ይወርዳል እንግዲህ እሱን አላውቅም እኔ እንደዛ እንደዛ አድርጎ ማለት ነው። ያሳድራሉ ይሄ ከምን የመጣ ነው ማለት ነው። ኢትዮጵያዊነት መልካምነት ነው ከሚለው ሀሳብ የመጣ ነው ማለት ነው። ስለዚህ እንኳን ደህና መጡ ብሎ የሆነ ሰው በሚጠይቃችሁ ሰዓት ቀጥታ እናንተ ማስብ ያለባችሁ ማስታወስ ያለባችሁ ያ ሰው ኢትዮጵያዊ መሆኑን ነው ማለት ነው። እንኳን ደህና መጣህ ሲልህ ያው እንኳን ደህና መጣ ያለበትን ያንን አባባሉን ነው ማየት ያለባችሁ አነጋገሩን ነው ማየት ያለባችሁ ማለት ነው። ስለዚህ እንኳን ደህና መጣ ሲልህ እንኳን ደህና ቆየህን ትሏለህ ግባ በሞቴ ይላል አየሁ አዛ ጋር በሞቴ እንኳን ደህና መጣ አረፍ በልልኝ እንደዚህ ይሁንልኝ ምናምን ይልሃል ማለት ነው። ስለዚህ በሙቴ ማለት በጣም ትልቅ ነገር ነው ምክንያቱም እኔ ልሙትልህ ማለት እኮ ነው። አይታችሁታል እኔ ልሙትልህ የሚል ህዝብ መሃል ነው እንግዲህ የምትኖረው ማለት ነው። ስለዚህ እንኳን ደህና መጡ ብሎ የሚቀበል በሞቴ ግባልኝ እቤቴ ያለኝን ብላ ጠጣም ምናምን ነገር ይልሃል ማለት ነው። ተጫወትልኝ ምን ላድርግልህ በሬ ልረድልህ ከብትህ ፍየል ልረድልህ በግ ልረድልህ ይልሃል ማለት ነው። ወተቱን ጠጣው ምናምን ይላል ይሄ ከምን ከምን የመጣ ይመስላችኋል? መሰላችሁ እንኳን ደህና መጡ ከሚለው ጋር የመጣ ነው ማለት ነው። ስለዚህ እንኳን ደህና መጥቶ ስትባሉ እንግዲህ ኢትዮጵያዊ መሆናችሁን ማስታወስ አለባችሁ ይሄንን ቃል ብዙ በብዛት የሚጠቀሙትም ኢትዮጵያውያኖችም እንደሆኑ እናንተም ማሰብና መገመት መቻል አለባችሁ ማለት ነው። ስለዚህ እንኳን ደህና መጡ የሚለው ቃል እንግዲህ ሌላ መተኪያ ቃል የለውም። እንኳን ደህና መጡ የሚለው ቃል ሌላ መተኪም የለውም ስንል በምንድነው ማለት ነው? ምናልባት ትርጉም የትርጉም ለምሳሌ በኦሮምኛ ሲባል ሌላ ነው በጉራግኛ ሲባል ሌላ ነው በወላይተኛ ሲባልም ሌላ ነው። እንደገና ደግሞ በትግርኛ ሲባል ሌላ ነው። ሌላ በምንድነው በምን በምን ልብ አላችሁ እንግዲህ ያው ሰማንያ ምናምን ነው ብያችኋለሁ በኮንስኛ ሌላን ሁንደኛ በአርኛ ሌላን እንደገና በስልጠኛ ሌላ ነው በአገውኛ ሌላ ነው ማለት ነው። በሁሉ ቋንቋ እንግዲህ ሌላ ነው ግን ቃሉ ራሱ አንዱ ማለት ነው ትርጉሙን በምታዩ ሰዓት ሁሉም ምንድነው የሚለው ማለት ነው እንኳን ደህና መጡ ነው የሚለው ማለት ነው። ስለዚህ እንኳን ደህና መጡ ብሎ የሚቀበል ህዝብ መሃል ነው የምትኖረው ማለት ነው። ስለዚህ ደስ ሊልህ ይገባል ሀሴት ልታደርግ ይገባል እንግዲህ ደስተኛ ልትሆን ይገባል ማለት ነው። በዚህ እና እንኳን ደህና መጡ ስትባል እንኳን ደህና ቆያችሁ ትላለህ ማለት ነው። ግባልኝ በሞቴ እቤቴ ግባ አረፍ በል ፀሀይ እንዳይሆንብህ ወተት ጠጥተህ ስጋ በልተህ ቡናህም ጠጥተህ ትሄዳለህ ስትባል በደስታ ትገባለህ ማለት ነው። ስለዚህ እንኳን ደህና መጡ። ድጋሚ በድጋሚ እንኳን ደህና መጡ ስትባል እንግዲህ ደስ ይበልህ ውስጥህም ሀሴት ያድርግ ለማለት ፈልጌ ነው ማለት ነው። ስለዚህ በአጭሩ እንኳን ደህና መጡ የሚለው ቃል እንግዲህ የሚገልጸው ይሄንን ነው ማለት ነው። እንኳን ደህና መጡ በድጋሚ

ፀሀይ ፀሀይ ማለት የሰው ስም ነው። ፀሀይ ማለት የፀሀይ የራሷ ስም ነው ማለት ነው። እንግዲህ ፀሀይ እንግዲህ ለእጽዋት እድገት በጣም ቆንጆ ናት እንደውም በአይን ስትታይ አይን ግን እንኳን ችለን አናያትም እሷን እንትን ትላለች እኮ ጨራሯ ራሱ በጣም ከባድ ነው። እንደዚህ ወደ ላይ አይተህ ምናምን ነገር እሷን እንትን ለማለት በጣም ይከብዳልና። እና እሷ ስሟ ብቻ በቃ በቂ ነው። ፀሀይ እንደ ፀሀይ ታበራለች ምናምን ይባላል። አይደለ ታዲያ እንደ ፀሀይ ማብራቷን ካየህ ፀሀይን ለምን ቀና ብላ አታይም ይሄ ውሸት ነው። ማለት ነው። ስለዚህ ሰው ስሙ ብቻ ነው ፀሀይ እንጂ እንደ ፀሀይ መሆን አይችልም ማለት ነው። ፀሀይ እኮ የፈለገችውን ታደርቃለች። የፈለገችውን ደግሞ እንዲህ ቀና ብለህ ስታያት ማለት ነው ታደነዝዛለች ማለት ነው። ስለዚህ ሰው እንደ ፀሀይ መሆን አይችልም ፀሀይ ራሷን የቻለች ሀይል ያላት የራሷ ብቻ ሀይል ያላት ብቻዋን መቆም ምትችል ብቻዋንን ነገሮችን ማሸነፍ ምትችል። እግዚአብሔር እላይ ያስቀመጣት በጣም ሀይለኛ ነገር ነች ማለት ነው። ፀሀይ ማለት እና እኔ ሚገርመኝ እንደዚህ እያቃጠለች እጽዋት በእሷ ማደጋቸው ነው እኔ በቃ ግርም የሚለኝ ማለት ነው። እጽዋት ብቻ እኛ ራሱ እኛ ራሱ ያደግነው በሷ አይደል እንዴ? የምናድገው እኮ እሷን እሷን እኮ እየኮተኮተችን ምናምን እያደረገች የምታሳድገን ማለት ነው። ስለዚህ ፀሀይ በጣም መሰረታዊ ነገር ነው። እንደውም አሁን አለም ላይ ካለህ በጣም ጥሩ ነገር ከሚባሉ ነገሮች መካከል ፀሀይ አንድ ሆነች ፀሀይ አንዱና ዋነኛው ነው ማለት ነው። ስለዚህ እጅግ በጣም አስፈላጊ እና መሰረታዊ ነገር ነው። ፀሀይ ለሰው ልጅ ለሰው ለሰው ለሰው ልጆች እንግዲህ ፀሀይ እጅግ በጣም ጠቃሚ ነገር ነው መሰረታዊ ነገር ነው። አስፈላጊ ነገር ነው። የትም ቦታ ብትሄድ ፀሀይ አለ። ለምሳሌ ጊዜው ይለያያል መውጫ ሰአታቸው የተለያየ ሊሆን ይችላል ለምሳሌ እዚህ ጠዋት ላይ የወጣ ከሆነ ሌላ ቦታ ደግሞ ማታ ላይ ሊወጣ ይችላል። ማታ ላይ ስላችሁ እንደዛ አይደለም ግን እንዴት ነው? ለምሳሌ ሰዓቱ ላይ ነው እንግዲህ ሚመሰረተው ሰዓት እዚህ ለምሳሌ ሁለት ሰዓት ከሆነ እዛ ምሽት ሁለት ሰዓት ሊሆን ይችላል ማለት ነው። እዚህ ስድስት ሰዓት ከሆነ እዛ ደግሞ ምሽት ስድስት ሰዓት ሊሆን ይችላል ማለት ነው። አንዳንድ ቦታው ደግሞ አሉ ትንሽ የሚቀራረቡ ማለት ነው። ለምሳሌ እዚህ ስንት ሰዓት ነው መሰላችሁ? እዚህ ሶስት ሰዓት ከሆነ እዛ ዘጠኝ ሰዓት የሚሆንበት አለ። እዚህ ስድስት ሰዓት ከሆነ እዛ ደግሞ አስራ ሁለት ሰዓት ሚሆንበት ጊዜ አለ ማለት ነው። እዚህ አምስት ሰዓት ከሆነ እዛ አስራ አንድ ሰዓት ሚሆንበት እዚህ አራት ሰዓት ሲሆን እዛ ስንት የሚሆን አስር ሰዓትም ይሁን እዚህ ሁለት ሰዓት ሲሆን እዛ ስንት ሰዓት ስምንት ሰዓት የሚሆንበት ጊዜ አለ ማለት ነው። ስለዚህ የተለያየ ነገር ነው ሚሆነው ይሄ ይሄ ይሄ ነገር እንዴ እንግዲህ ከምን የመጣ ነው ማለት ነው። ከፀሀይ የመጣ ነው ማለት ነው። መሬት ከራሷ ከቦታዋ ተነስታ እየዞረች እየዞረች እዞረች ማለት ነው ወደ ፀሀይ ፊቷን ቁጭ ታደርጋለች ለፀሀይ ስታፈነድድ ፀሀይ ላይዋ ላይ ይወጣል ማለት ነው። መሬቷ ላይ ስለዚህ ያኔ እኛ በፀሀይ እንቃጠላለን ማለት ነው። እቺ መሬት እኮ ናት እንደዚህ የምታደርገው ያፈነደደች ወደ ፀሀይ ያፈነደደች እኛን ፀሀይን ታስመታናለች ማለት ነው። ፀሀይም እኮ እኛን ጠልታን እኮ አይደለም ስለምትወደን ልታየን ፈልጋ ነው እንደዛ የምትሆነው ማለት ነው። ስለዚህ ፀሀይ ማለት በጣም ቆንጆ ለኛ እድገት ለውበታችን እንደሆን በጣም ማራኪ ሰውነት እንዲኖረን እንዲያምርብን ቆንጆዎች እንድንሆን ታስባ በቃ የተዘጋጀች ናትማለት ነው። አንዳንዴ እንደውም አታስታውሱም እንደዚህ ሲሆን ደመና በሚሆን ሰዓት እንደውም ስንቀጠቀጥ አታስታውሱም እሷን ስላጣን እኮ ነው። እሷ ብትኖር ኖሮ አንቀጠቀጥም ነበረ ማለት ነው። ስለዚህ ፀሀይ መሰረታዊ ነገር ነው። ለምሳሌ ዝናብ መጣ ዝናብ ዘነበ ልክ ከዝናቡ በኋላ ማለት ነው። እጽዋቶች ሁሉ እንስሳቶች ሁሉ ምንን ይፈልጋሉ ሰውን ጨምሮ እንትን ፀሀይን ይፈልጋሉ ማለት ነው። ለምሳሌ በቆሎ ለምሳሌ ዝናብ ዘነበ እንበል ዝናብ ዘንቦ ዘንቦ ዘንቦ ከባድ ዝናብ በቃ ንፋስ የተቀላቀለበት ዝናብ ዘነበ እና ማለት ነው። እንትኑን ጥር ህግ አድርጎ አስተኛው በቆሎን ማለት ነው። ከዛ በኋላ እንትን መጣ ፀሀይ ወጣች ፀሀይ ስትወጣ ደግሞ እንደ እንትን በቃ ልክ እንደ ወጣቴ የጠዋት እንደዚህ የሚለው አለ እንትን የሚወስድ ምንድነው? የሚነሳው አለ አይደለ እንደሱ ቀስ ቀስ ቀስ እያለ ማለት ነው። ወደ ላይ ይቀሰቅሰዋል በፀሀ ፀሀዩ ማለት ወደ ላይ ቀስቅሶት ቀስቅሶት ቀስቅሶት ሁሉንም በቆሎ ብድግ አድርጎ ያቆማቸዋል ማለት ነው። ስለዚህ ይሄ ሁሉ የሆነው በፀሀይ ነው። ለምሳሌ ልብስ እናጥባለን ልብሳችንን ሰብስበን አጥበን አጥበን አጥበን። እናሰጣለን ለምንድነው የምናሰጠው ፀሀይ ስላለን ነው። ማለት ነው። ለፀሀይ እናቀብላታለን ፀሀይ ደግሞ ልብሶቻችንን ጨመቅ ጨመቅ ጨመቅ አድርጋ ታሰጣልናለች ይደርቅልናል። ስለዚህ ፀሀይ መጣ

ኩሽና ኩሽና ማለት እንግዲህ እንትን ነው ቤት ነው። እንደ እንደ መኖሪያ ቤት በቃ ማንኛውም ሰው እንደሚኖርበት እንደመኖሪያ ቤት ነው የሚሰራው እንደዛ ይሰራና ነገር ግን ምንድነው እሳት ነው የሚናድበት። የእሳት ማንደጃ። እንደገና ደግሞ አንዳንድ እንትኖች የሚቀመጡበት አንዳንድ እቃዎች የሚቀመጡበት ቦታ ነው ቁሽና ማለት ማለት ነው። እና ብዙ ጊዜ እንደውም መልኩ ራሱ በቃ ይቀየራል። ጭስ በጭስ ይሆናል። ተሰርቶ ለምሳሌ አንድ አመት ሳይቆይ ያረጃል ያረጃል ማለት ያረጃል ሳይሆን ያው እንትን ይሆናል። አሮጌ ይመስላል ማለት ነው። እዛ የሚደረጉት ነገሮች ምናምን ነገር እንትን ይሉታል ያበላሹታል በጭስ እና አንዳንዴ በእንትን የሚ የሚጋገር አለ። ይሄ እንጨት ማገዶ ነው የሚባለው በማገዶ የሚሰራ ከሆነ። እንትኑ በጣም የከፋ ነው የሚሆነው እንደገና ጭሱ ማለት ነው ነገር ግን በኤሌክትሪክ ከሆነ ያው ጭሱ የምግቡ ጭስ ብቻ ነው የሚጨሰው ማለት ነው። ስለዚህ የምግቡ ጭስ ደግሞ ብዙም አይደለም። ብዙም ጭሶ ምናምን ረብሻ የሚፈጥር አይደለም ማለት ነው። ስለዚህ ምንድነው? ኩሽና ከስሙ እንደምንረዳው እንግዲህ የቆሸሸ የቆሸሸ ያው መልኩ የቆሸሸ ያው ውስጡ ሊፀዳ ይችላል። ግን የሆነ ያረጀ የሚመስል ጭርጭስጭስ ያለ አይነት ነገር ነው እንግዲህ የሚታየው ማለት ነው። ኩሽና ምንድነው? ጥቅሙ ካለን ለምሳሌ ኩሽናን ለብቻ ላይታን ምግብ የምናበስልበት ማድረጋችን ለጥንቃቄ ነው እንግዲህ እዛ ጋር የሚረዳን ማለት ነው። ምንድነው ጥንቃቄው? የምንል ከሆነ ለምሳሌ ቤታችን መኖሪያ ቤታችን ውስጥ እንጀራ የምንጋግር ከሆነ ወጥ የምንወጠውጥ ከሆነ የተለያዩ የሚበሰሉ ነገሮችን የምናበስል ከሆነ ማለት ነው። ሙቀቱን አንችለውም ማለት ነው ቅድም እንዳነሳነውም ስለሙቀት ያወራነው አለ አይደለ እሱን ነገር ነው መቋቋም የማንችለው ሙቀት በጣም ይረብሻል። እቤቱን ማለት ነው። ስለዚህ ለምሳሌ ጠዋት ከተጋገረ ራሱ ማታ እኛ ማደር እን አንችልም ማለት ነው ይከብደናል በጣም አስቸጋሪ ነው የሚሆነው ማለት ነው። ሌላው ደግሞ ቤት ይቆሽሻል መኖሪያ ቤት እንግዲህ በጭስ መበላሸት የለበትም። ውበቱን ጠብቆ ነው መቆየት መዝለቅ ያለበት ማለት ነው። በዚህ ምክንያት እንግዲህ መኖሪያ ቤት ውስጥ አይደረግም። ሌላው ነገር ደግሞ ያው ብዙ የሚበላሹ እቃዎች ሙቀትን የማይችሉ ሙቀትን መቋቋም የማይችሉ እቃዎች ቤት ውስጥ ብዙ ሊኖሩ ይችላሉ። እንደነ ምንድነው? ይሄ ቴሌቪዥን። ሌላ ምንድነው? እንደነ አልጋ ምናምን አይነት ያሉ እቃዎች እንግዲህ ፍሪጅ የመሳሰሉት እንትን አይችሉም ሙቀት አይችሉም። ሙቀት ስለማይችሉ እዛ ቤት ውስጥ እኛ በምናነድ እሳት እነሱ ሊፈነዱ ሊጋዩ ይችላሉ ማለት ነው። ስለዚህ ኩሽና ተመረጠ ሌላ ኩሽና የተመረጠበት ምክንያት ምንድነው? እሳት ሊፈጠር ይችላል ማለት ያው ቤት ውስጥ እቃዎች ስላሉ ብዙ እቃዎች አሉ እንደገና መጋረጃ ምናምን ብዙ ማለት ስላለ ማለት ነው። ቤት ውስጥ የሚቀመጡ ብዙ ነገሮች ስላሉ እነዛ ነገሮች ድንገት የእሳቱ ይሄ እኛ ቤት ውስጥ የምናነዳው እሳት ነበልባሉ ድንገት እሱ ጋር ሊሄድ ይችላል እና እዛ በምሄድ ሰዓት ደግሞ ቤቱ ሊቀጣጣል ይችላል ማለት ነው። ኩሺና ላይ ግን እንትን አናደርግም ይሄ እንደዚህ ግርዶሽ አናደርግም። የሚፈነዱ ቶሎ የሚሞቁ የሚቃጠሉ እቃዎችንም እዛ አናስቀምጥም ለምሳሌ ኩሺና እንጀራ መጋገሪያ ውስጥ እንትን አናስቀምጥም። ቴሌቪዥን አናስቀምጥም አይደለ ምንም ምክንያቱም ምንም የሚጠቅም ነገር ስለሌለ እዛ ማንም የሚያየው ሰው ስለሌለ እንደገና ደግሞ ያው በብር ብር አውጥተን ገስተን እዛ አስገብተነው በነጋታው ከሚቃጠልብን ብቀርብን ነው የሚሻለው እዛ ማስገባቱ ማለት ነው። ስለዚህ ኩሽና እንግዲህ እነዚህን ሁሉ ጥያቄዎች በአንድ ላይ የሚፈታልን በጣም በጣም ጠቃሚ ቤት ነው ማለት ነው። ስለዚህ ኩሽና ሁላችሁም ሊኖራችሁ ይገባል።

አጭበርብር አጭበርብር ማለት ጨበርበር ማለት ነው አጭበርብር ማለት እንግዲህ የሚያጭበረብር ሰው ማለት ነው። ዝም ብሎ ያጭበረብራል በቃ በሄደበት ሁሉ ማጭበርበር ማጭበርበር ማጭበርበር ነው ስራው ምን እንደሚያገኝበት አላውቅም። እኔ ግን አጭበርባሬ ነው። የሆነ ሰው የሆነን ሰው ንብረት ቢዘርፍ ሰውየው ሳያውቅ ቢዘርፍ አጭበርብር ነው የሚባለው ዘራፊው ማለት ነው። እንደገና ደግሞ ሃሰት የተለያየ ደግሞ የሀሰት መረጃዎችንም የሚረጭ ሰው አጭበርብር ነው የሚባለው። ሰዎችን እንግዲህ እያሳሳተ እያጭበረበረ ሌላ የማይገባውን ነገሮችን በር ለራሱ ጥቅም የሚያውል ከሆነ ያ ሰው አጭበርብር ነው የሚባለው። እንግዲህ አጭበርብር